ማዕድን ትጠቀማለህ አልከኝ አዎ ማዕድን እጠቀማለሁ እንግዲህ ማዕድን የማይጠቀም አለ ብዬ አላስብም በሰው ልጅ ህይወት ውስጥ በቀላሉ ከገበታ ጨው መጀመር እንችላለን። የአንዳንዱ የምንበላው ምግብ ውስጥ ጨው አለ ስለዚህ ማዕድን እጠቀማለሁ ብዬ ነው እምጀምረው። ከዚህ ከፍ ሲል ደግሞ ማዕድን ብዙ አይነት ነው። ለምሳሌ ወርቅ ብር መዳብ የሚባሉት ለጌጣጌጥ ምንጠቀምባቸው። የማዕድን አይነቶች ናቸው እንጠቀመዋለን ወይም እጠቀመዋለሁ ማለት ነው። ለምሳሌ መዳብን ለ ሽቦ ጥቅል ኤሌክትሪክ ሽቦ ጥቅል ውስጥ አገኘዋለሁ ቤት የኤሌክትሪክ ሽቦ አለ ለዚህ የመዳብ አገልግሎት ተጠቃሚ ነኝ ማለት ነው። እንደ ሀብል ያሉ የአንገት የእጅ ጌጥ እዚህ አይነት ነገሮች ደግሞ የብር ማዕድን ነው። ስለዚህ ማዕድን ከምግብነት እስከ ጌጣጌጥነት ያሉትን እጠቀማለሁ ብዬ ነው የማስበው አይመስልም።

አቤት የማስታውሰው ጥሩ መምህርማ ድሮ ኮሌጅ መምህሬ ነበረ የዛሬ ሃያ አመት አካባቢ በጣም ግሩም አባታዊ የሆነ አቀራረብ ያለው ሰው። ነገር ግን አሁን የት እንዳለ አላውቅም። እድሜውም ያኔም ትልቅ ሰው ነበር። እንግዲህ አሁን በህይወት ይኑር አይኑር አላውቅም። እና ለምን መሰለህ በጣም የማስታውሰው። ልጆች ቢናደዱ ምን ቢሉ ቢኮሳተሩ ፊታቸውን አይተው እሱ አይቀየርም። እሱ በቃ አባት ነው። ቁጣ አይኑ አካሄዱ ራሱ ቁጣና ቁጣና ሰላም አለው። ይኸው እንደዚህ በቃ በመናገር በመተቸት በመማታት ሳይሆን የሚያስተካክለው ሰውን እሱ ዝም ብሎ ስራውን በመስራት። ዝም ብሎ ስራውን በመስራት መናገር የሚፈልገውም ቁጥብ ነው። ቁጥብ ይዟት የመጣትን ስራ ብቻ ነው አሁንም ሌሎች። ብዙ ነገር ከርዕሳቸው ውጪ የሚናገሩ አሉ። እሱ ግን እንደው አንድም ቀን ሌላ ነገር ውስጥ ገብቶ አያውቅም ማለት ሰውን አይቀጣም። ፊቱ አይለዋወጥም አባታዊ የሆነ አቅራረብ የነበረው መምህር ነው። እሱን በጣም አስታውሳለሁ። ሌላው ደግሞ ከዛ ከፍ ሲል ከዛ ቀደም ብሎ ደግሞ በ ሁለተኛ ደረጃ ትምህርት ቤት በነበርኩበት ጊዜ አንድ የ ስነ ህይወት መምህር ነበረ ወይም ባዮሎጂ የምንለው ማለት ነው። እሱ በጣም ተጨንቆ ከማስተማሩ የተነሳ ሁሌም ማለት ለተማሪ አስቦ ከመስራቱ የተነሳ። አንድ ቀን ተማሪዎች ተንጫጩበትና የማስታውሰው ነገር ይሄ የማይረባ ዜጋ እኮ ነው ብሎ በቃ ተሳደበ ለማለት እንግዲህ ይቺን ይቺን ቃል ተናግረህ ነው የሚባለው አራት አምስት አመት ካስተማረን አመት ውስጥ ጊዜ ውስጥ አንድ ጊዜ ይቺን ቃል ተናግሯል። ከዛ ውጪ ሁል ጊዜ ዲሲፕሊን ነው ማለት ስነ ስርዓት ይዞ ነው። ሁል ጊዜ ቶፒኩን ነው የሚያወራው። ሁል ጊዜ ቁም ነገር ነው ክፍለ ጊዜውን አይቀጣም። እንደገና ደግሞ በተመስጦ ነው ማስታወሻዎቹን በስነ ስርዓት ይዞ ነው የሚመጣ። እንደዚህ አይነት ጥሩ መምህራንን አስታውሳለሁ አንድ ሰው ብቻ አይደለም ብዙ ናቸው ለጊዜውም ማስታውሰውን ነው እንጂ። ወረድ ብዬ ወደ አንደኛ ደረጃ ደግሞ ስሄድ አንድ የሂሳብ ሂሳብ ያስተማረኝ መምህር ነበር። የሆነ ጊዜ እንግሊዘኛም አስተምሮኛል አንደኛ ደረጃ እስከሆነ ድረስ ግን ከእንግሊዘኛው ይልቅ የሂሳቡን ነው የማልረሳለት። ከዛ ውጪ ደግሞ ከትምህርት ቤት ውጪ የምንገናኝ ነበረ አጋጣሚ መኖሪያ ሰፈራቸውና የእኛ ሰፈር አንድ ሆኖ እና ልክ እንደ እኩያ ነው እኔን የሚያደርጉኝ። ያው አሁን በብዙ ምክንያት በስራ ምክንያት በጊዜ ሂደት ተራርቀናል የት እንዳለ አላውቅም እንጂ። እሱ እሱ አይነት ጥሩ ሰዎችን አስታውሳለሁ በሁለት ምክንያት ነው እሱን የማስታውሰው። አንደኛ የሰርተፊኬት መምህር ሆኖ በአሪፍ ሆኖ የሚያስተምረው በጣም ተዘጋጅቶ የሚያስተምራቸው ነገሮች ሌላ ጊዜ የሚተርፉ ናቸው። ሁለተኛ ደግሞ ተግባቢ ነው ስርዓት ያለው ነው። ከክፍል ውጪም ራሱ ተማሪዎችን ያቀርባል ሊቀርቡት የፈለጉትን ያቀርባል ስፖርት ይወዳል በጣም ምርጥ መምህር ነበር ማህበራዊ ህይወቱ ቆንጆ ነው። አንዳንድ ጊዜ ደግሞ ተማሪው ጋር እንግዲህ ከሚቀርበው ተማሪ ጋር ብሶቱን ሁላ ያወራዋል በእረፍት ጊዜ ስንገናኝ። እና እንዲህ አይነት በጣም ማህበራዊ ህይወቱ ጠበቅ ያለ ጎበዝ መምህር ነበረ አሁን የት እንዳለ አላውቅም እንጂ። እና እንዲህ አይነት ሰው ሁላ ትዝ ይለኛል። ያው ስለራሴ ባላውቅም እኔ ስለመምህራኖቼ በዚህ መልኩ አውሳለሁ ነው የምለው ያው። የሶስት መምህራን ስም ከጠቀስኩ እንግዲህ በቂ ነው ለጊዜው። ሌላ ጊዜ ደግሞ እንደዚህ አይነት ነገር ካለ አስታውሼ እናገራለሁ

እሳት ለማንደድ ምን ትጠቀማለህ ላልከኝ እሳት ለማንደድ እንጨት እጠቀማለሁ። ክብሪት እጠቀማለሁ። ላስቲክ እጠቀማለሁ እነዚህ ስስ ፌስታሎችን ከእንጨት ደግሞ ደረቁን አንዳንዴ ጊዜ ደግሞ አንድ ካለ ክረምት ከሆነ ወይም እርጥበት ከበዛ። ነዳጅ እጠቀማለሁ ወይም ጋዝ ሚባለውን ማለት ነው። ስለዚህ ጨርቅ እንደዚህ አይነት ነገሮች አገልግሎት ላይ ይውላሉ ቅጠል የደረቀ ቅጠል እሄም አገልግሎት ላይ ይውላል። ስለዚህ እሳት ለማንደድ። ሌላው ትንፋሸን እጠቀማለሁ እፍ ማለት ማለት ነው። ሌላው አየር እጠቀማለሁ አርገበግባለሁ በማርገብገቢያ አየር እንዲገባ አደርጋለሁ። ስለዚህ እሳት ለማንደድ እንዲህ አይነት ነገሮች ነው ምጠቀመው። ማጥፋቱ ግን ቀላል ነው። እንጨቱን ማውጣት ወይሳ እሳት ላይ። ውሃ መጨመር እንደዚህ ስለዚህ መጠቀሙ ነው ብዙ ነገር ሚፈጀው እንጂ ማጥፋቱ ቀላል ነው። አየሁ።

የአትክልት ስራ ታደርጋለህ የተባለው ያው አትክልት ስራ ትሰራለህ ወይ ለማለት ይመስለኛል? አዎ የአትክልት ስራ ስራለው ከመትከል እስከ ማብሰል ድረስ። ለምሳሌ ጎመን ቃሪያ ትማትም ሽንኩርት እነዚህ ጓሮዬ ውስጥ በየአመቱ ክረምት ክረምት ስመጣ ሲመጣ ምተክላቸው ናቸው። ሲበስልም መስራት እንደራሱ ያው በመችለው አቅም ልሰራ እችላለሁ። እና የአትክልት ስራ በጣም የምወድ ነው። ያው ቅድም ካልኳቸው ውስጥ የጎመን ሁለት አይነት ነው የአበሻ ጎመን የምንለውና ጥቅል ጎመን ነው የምንለው። ጠቅል የምንለው የፈረንጅ ብለንም እንጠራዋለን። ከጎመን ውስጥ ሌላው ቆስጣና ሰላጣ እነዚህ እነዚህ ይጠቀሳሉ። ቃሪያ ያልኩት ደግሞ ሚጥሚጣ በጣም የምታቃጥለውም አለች። ቃሪያ ትላልቁ ምግብ የሚያጣፍጥ እሱም አለ እሱን እንደው እንሰራለን። ግን ለቤት ውስጥ ፍጆታ ብቻ ነው እንደ ገበያ አይደለም። በጓሮ ውስጥ በትንሽ ነገር ወይም በቃ በመደብ ላይ እንደዛ አይነት ነገር አድርገን ነው የምንሰራው። ትማትም ግን ያው አልፎ አልፎ ነው። ምክንያቱም እኛ አካባቢ ቲማቲም ምች ይመተዋል ማለት በሽታ አለው በሽታውን ሚከለክል ሳይንሳዊ የሆነ መድሃኒት ለጊዜው አላገኘንም። ወይም ባለሙያ ጋር ያወራንበት ጊዜ የለም የተገናኘንበት ጊዜ የለም። እነሱም ሰፈር ውስጥ ቀርበው ሳይሆን ያው በየመሳ በየአርሶአደሩ ነው እኛ የከተማ ሰዎች ስለሆንን እኛ ጋር ብዙም የለም። ስለዚህ ምሰራው በአመት አንዴ የቤት ውስጥ ፍጆታን በትንሹ ለመሸፈን እንጂ በበቂ ሁኔታ ለመሸፈንም አይደለም። እንደገና ለገበያም አይደለም ለሽያጭ አይደለም የምሰራው። እና አተክልት ሁሉንም ሳይሆን የተወሰኑትን እንሰራለን ማለት ነው።

በቡድን መስራት እወዳለሁ እንዴት ያስደስታል መሰላችሁ? በቡድን አንደኛ አንዱም የሚችለውን ሌላው አይችልም አንዱም የሚያውቀውን ሌላው አያውቅም። ስለዚህ በቡድን መስራት ከሰዎች መማር እድልን ይሰጣል። እንደገና ደግሞ መደነቅ ያለበትን ለማድነቅም እድል ይሰጣል። የራስን ችሎታ አጉልቶ ለማሳየትም እድል ይሰጣል ስለዚህ ሌሎች ጋር መስራት ትልቅ ፋይዳ አለው በጣም ነው የምወደው። ግን የሁሉም ይሁን የኔ ብቻ አይሆንም ባላውቅም እኔም የማምነው የቡድን ስራ ለመስራት ቅድሚያ ለብቻ ሰርቼ ማሳየት ማየት መቻል አለብኝ። የሆነ የት ጋር ክፍተት እንዳለብኝና የት ጋር ደግሞ በደንብ መስራት እንደምችል ማረጋገጥ መቻል አለብኝ። ከዛ ያን የሰራሁትን ወደ ቡድን ከወሰድኩ የተዋጣ እኔም ግንዛቤ ይኖረኛል ቡድኑም የተሻለ ነገር ይኖረዋል። ስለዚህ ቆንጆ አይነት የተዋጣ ስራ ይሰራል ብዬ ስለማምን። ምንም እንኳን የቡድን ስራ ብወድም ቅድሚያ በግል ማየትን እመርጣለሁ። እዛ በኋላ ነው የቡድን ማድረግን የምመርጠው። ቅድሚያ የምናገራቸው ነገሮች ሳይኖሩኝ ወይም የምሰራቸውን ነገሮች ትንሽ ትንሽ ፍንጭ ፍንጭ ሳይኖረኝ ወደ ቡድን ስሄድ ከቡድን ብቻ መጠበቅ እንዳይሆንብኝ ስለምፈራ። የግልን አስቀድም እና ቀጥሎ በቡድን ማየትን እመርጣለሁ በጣም ነው የማደርገው። መምህር እንደመሆኔ ለተማሪዎቼ ራሱ መጀመሪያ ክፍል ውስጥ ለብቻቸው እንዲሞክሩ አደርጋለሁ። ከዛ መልሰው በቡድን እንዲሰሩ እድል እፈጥራለሁ። አንዳንዴ የግል ስራ ቤት ድረስ ይዘው እንዲሄዱ ሰጥቻቸው ይዘው ሰርተው ሲመጡ ደግሞ በጋራ በቡድን በተወሰነ እንደየችሎታ ልዩነት እንደጾታ ልዩነት ተደጋግፈው ልዩነቶቻቸውን የስራቸውን ልዩነት እና ግንዛቤ አንድነት እንዲለዩ አደርጋለሁ። ስለዚህ ይሄን የማደርገው ደግሞ የቡድን ስራ ስለምወድና ቡድን ስራ ላይ እምነት ስላለኝ ነው።

ቅርጫት አለኝ። ቅርጫት ግን ድሮ ተሸክመው በጀርባቸው እቃ ለማጓጓዝ የሚጠቀሙበት አይነት ሳይሆን ቤት ውስጥ ቆሻሻ ለማጠራቀም ጓራ ውስጥ አንዳንድ ነገሮችን ከቶ ለማስቀመጥ ቅርጫት አለኝ። እና እንደ ድሮ ከእንጨት የሚሰራ አይነትም አይደለም አሁን ቅርጫት የምለው የፋብሪካ ውጤቶች በፕላስቲክ መልክ የሚሰሩ አይደሉ አይደለ ንፋስ ማስገባት የምትችሉ ቅርጻቸው ልክ ጫት የሚመስል ያው ስፋትና ጥበታቸው ቢለያይ ከፍ ትንሽ የሚሉ ከፍተኛም ትንሽ መካከለኛም ይኖራሉ። እኔ ግን መካከለኛ በቃ የቆሻሻ ልብስ ለመክተት አንዳንድ የቆሽሹ ነገሮችን ለመለየት። ከፍሳሽ ጠጣር ለመለየት እና እንደገና ደግሞ መንጠፍጠፍ ያለበት ውሃው ፈሶ ምጥጥ እንዲል ከፈለኩ አንድ ነገር እዛ ቅርጫት መሰል ነገር አደርግና ከስር በወንፊታማው መልኩ ይወርዳል በዛ በኩል አድርጎ ይወርዳል። እና ቅርጫት አለኝ ማለት ነው። እንግዲህ ያው ቅርጫት የሚሰራው ድሮ ድሮ ከእንጨት አሁን አሁን ከተለያየ መልኩ ነው። ከላስቲክ ይሰራል። ከ በፋብሪካ ማለት ነው። እንደገና ደግሞ ከራበር ይሰራል። ስለዚህ ያው አለኝ እጠቀማለሁ አለኝም ማለት ነው

ምመኘው ስራ ዋው ይቺማ ያው አሁን ትነሳ አትነሳ ባላውቅም። ድሮ ብትነሳ ቆንጆ ነበረ አሁንም ቢሆን ማውራት እችላለሁ። የምመኘው ስራ አሁን ሰዎችም የሚወዱትም ሆኖ ሰዎች ላይ ተጽዕኖ አሳድሮ። እኔና ሌሎችን መለወጥ የሚችል በተለይ ደግሞ አለቃ የሌለው እኔ ራሴ ለስራዬ አለቃ ሆኜ የምሰራው ነገር። ሰአቴን መጥኜ ወጥቼ ገብቼ እንቅልፍ ሳላጣ በስነ ስርዓት የእንቅልፍን በቂ የእንቅልፍ ሰዓት ኖሮኝ በቂ የምግብ ሰዓት ኖሮኝ። ስራውንም ደግሞ በታቀደ መልኩ መስራት የምችላቸውን ስራዎች እወዳለሁ። እነዚህ በአካል የሚሰቀርበው የሚሰሩም ይሁን እቤት ውስጥ በርቀት በ ኦንላይን የሚሰሩም ይሁን እንደዛ አይነት ስራዎች። ብቻ እረፍት የሚሰጥ ስራ አለቃ ነው የሚቀንስ ስራ መስራት እወዳለሁ። በሌላ መልኩ ደግሞ የተሻለ ገቢ የሚያስገኝ ስራ መስራትን እወዳለሁ። ለምሳሌ እኔ አስተማሪ ነኝ ሃያ አመት በላይ አስተማሪ ሆኜ ቆይቻለሁ። ግን አስተማሪነት የአእምሮ ነጻነት ቢኖረውም። ገንዘብ የለውም ገንዘብ አይሰጥም ልጅ ማሳደግ አይቻልም። አስተማሪ ስራ ድሮ ድሮ አስተማሪዎች ጥሩ ይኖሩ ነበር ልጆቻቸውም ይከበሩ ነበር አሁን ደግሞ። የመምህር ደሞዝ አከፋፈሉ እዛችው ነው ያለችው እድገቷ ውስን ስለሆነች የለም በብዙ አመት ነው የምታደገው። ወይ በአራት አመት ወይ በአምስት አመት ቆይቶ ነው ትንሽዬ ለውጥ የምታሳየው ያቺ ትንሽ ለውጥ እስክትታይ ደግሞ ገበያው ጥሎ ሄዷል ገበያው አስር እጥፍ። ሄዶ ጥሎ ሄዷል ሃምሳ እጥፍ መቶ እጥፍ ጥሎ ሄዷል። ስለዚህ ያው ከኋላ መከተል ነው የሚሆነው። በዛ ምክንያት ቋሚ ንብረት ማፍራትም አይቻልም። ልጆች ማሳደግም አይቻልም። እሱ ብቻ አይደለም ለብሶ በቂ ለብሶ በቂ ተመግቦ ለመውጣት እና ለመዋል ራሱ ያስቸግራል። የመምህር ስራ በአሁን ሰዓት ስለዚህ ድሮ ይወድ ነበር እሱንም። አሁን ግን እንዳልኩኝ ከዛ ዞር ያለ አለቃ የሌለው ስራ። እንደገና በቂ እንቅልፍ እረፍት የሚሰጥ በቂ እንቅልፍ የሚሰጥ በርቀትም ይሁን በአካል ቀርቦ መስራት የሚቻል አይነት ስራ ራሴ መዝኜ ትክክለኛውን መለየት የምችል አይነት ስራ ከሆነ። ስራ ደስ ይለኛል። የማማከር ስራዎች ለምሳሌ እንደዚህ ማንም የሚቻል ናቸው። ሁለተኛ የሆነ ፕሮጀክት ተሰጥቶ ሰርቶ መመለስ የሚከፈለው በውጤቱ መሰረት የሚሆኑ አይነቶች። እንደዚህ አይነት ነገሮች ስራዎች ምወዳቸው ናቸው።